የቪዲዮ ጥሪ አደርጋለሁ። ብዙ ጊዜ ከጓደኞቼ ጋር በቪዲዮ እናወራለን። እና የቪዲዮ ጥሪ እጠቀማለሁኝ። እና በሳምንት በሳምንት ሁለት ቀን ከጓደኞቼ ጋር በቪዲዮ ጥሪ እንገናኛለን። የተለያየ ጉዳዮችን እናነሳለን፣ እንዋያለን እና የቪዲዮ ጥሪ በጣም ብዙ ጊዜ አደርጋለሁኝ። በሳምንት ግፋ ይበል በሳምንት ሁለት ቀን አደርጋለሁ።

ዳታ አዎ እጠቀማለሁኝ ጓደኞቼ ጋር ቴሌግራም ለመጠቀም ማህበራዊ ሚዲያን ለመጠቀም እንዲሁም ለመነጋገር በተደጋጋሚ እጠቀማለሁኝ። ዳታን ስልኬ ላይ ዳታ አብርቼ እለት እለት ያንተግባር አከናውናለሁና እጠቀማለሁ። ዳታ እጠቀማለሁ ሁሌ እጠቀማለሁ ዳታ እና ዳታ ተጠቃሚ ነኝ።

ካሜራ እጠቀማለሁኝ። ብዙ ጊዜ እጠቀማለሁ አዎ። ወረቀቶችን አንስቶ ፋይሎችን አንስቶ ለመያዝ እንዲሁም ከጓደኞቼ ጋር ፎቶ ለመነሳት እና መረጃዎችን ቀርጾ ለመያዝ በተለያዩ ጊዜ የስልክ ካሜራዬን እጠቀማለሁኝ። እና መረጃዎችን ለመያዝ እንዲሁም ማስታወሻችሁን ለመያዝ የምትጠቀምበት ጊዜ በጣም ብዙ ጊዜ ነው።

አዎ ሙዚቃ አዳምጣለሁ ወይም ደግሞ እሰማለሁ በዛም ብዙ ጊዜ እሰማለሁ ጠዋት ጠዋት እንዲሁም ማታ ማታ ነፃ ሰዓት ሲኖረኝ። ሙዚቃ በማዳመጥ እና አብሮ በማለት አሳልፋለሁ። እና ሙዚቃ የማዳመጥ ልምድ አለኝ በጣም ብዙ ጊዜ እሰማለሁ። ሙዚቃ እና አዳምጣለሁ ወይ ደግሞ እሰማለሁ

የቤት እቃዎች የምጠቀማቸው የቤት እቃዎች ሲኒ ብርጭቆ ሳህን ትሪ። እንዲሁም ቲቪ አለ እና ጆክ አለ። እና ደግሞ የተለያዩ የምንመገብባቸው። ያው እንደተናገርኩት ያው ትሪዎች አሉ ዝርግ ሳህኖች አሉ። እና ልብስ ማጣቢያ ደግሞ እነሱን የምንጠቀማቸው የምንጠቀመው በሳህን? ምንድን ነው ሰፋ ያለ ሳህን ሆኖ በዛ ነው የምናጥበው። እና የምንጠቀመው በዚህ በነዛ አይነት ማቴሪያሎች ነው። ወይ ደግሞ በነዛ አይነት ሳህኖች ነው የምንጠቀመው

ቀልድ መናገር በጣም ነው የምወደው። ቀልድ መናገር እወዳለሁ ከጓደኞቼ ጋር እቀልዳለሁ ከቤተሰብ ጋር እቀልዳለሁ። እንዲሁም ከጓደኞቼ ጋር ስንገናኝ እንቀላለዳለን እነሱም ይቀልዳሉ እኔም በጣም እቀልዳለሁ። እና ቀልድ በጣም ነው የሚመቸኝ። በጣም ያስደስተኛል መቀለድ። እና ቀልድ በጣም ነው የምወደው። ቀልድ መናገር በጣም እወዳለሁ

ጊዜዬን አዎ በደንብ ነው የማስተዳድረው የስራ የሚገኙ ሰአቶችን በስራ ቦታ አሳልፋለሁ እንዲሁም ከቤተሰብ ጋር ማሳለፍ ያለብኝን ሰዓት ደግሞ ከቤተሰብ ጋር አሳልፋለሁ። እና ጊዜዬን በደንብ ለማስተዳደር ብዙ ጊዜ እሞክራለሁኝ። አስተዳድራለሁኝ። እና እያስተዳደርኩ እገኛለሁ አዎ ጊዜዬን በደንብ ነው የማስተዳድረው

የሰው ጋር የምናከብረው ገና ፋሲጋ አዲስ አመት እና ደግሞ የተለያዩ በዓላት ሲመጡ አመታዊ በዓላቶች አሉ። እነዚህን በዓላቶች ከቤተሰብ ጋር አንድ ላይ ሆነን ተሰብስበን እናከብራቸዋለን እንደሰትባችኋለን። እና ቅድም የጠቀስኳቸው በዐላቶችን አንድ ላይ በጋራ ሆነን ከቤተሰብ ጋር እናከብራለን ማለት ነው።

ፎቶዎችን አስቀምጣለሁ አዎ ፎቶ ማስቀመጫ አድርጌ አስቀምጣለሁ ለማስታወሻነት ለመጠቀም ስፈልግ ገብቼ አያቸዋለሁ። እና የድሮ ፎቶዎችን ወይ ደግሞ የተነሳኋቸው ድሮ ላይ የተነሳኋቸው ፎቶዎችን እንደማስታወሻ አድርጌ እይዛቸዋለሁ። የማስቀምጠውም የራሴ ፎቶ ማስቀመጫ አለኝ። ፎቶ ማስቀመጫ ላይ አስቀምጬ እጠቀማቸዋለሁ ማለት ነው።

ሙዚየም መሄድ በጣም ነው የምወደው። የተለያዩ ቅርሳ ቅርሶች ያሉበት ትልቅ ሙዚየም አለ አድዋ አዳራሽ የሚባል አለ አዲስ አበባ ውስጥ ነው የሚገኘው እዛ እሄዳለሁ። በአስራ አምስት ቀን አንዴ እየሄድኩኝ ጉበኝት አደርጋለሁ። ማየት የምፈልጋቸው ቅርሳ ቅርሶችን ነገሮች አይቼ የድሮ ነገሮችን አይቼ እመልሳለሁ ማለት ነው። እና ሙዚየም ማየት በጣም እወዳለሁ። እና በየሳምንቱ ቢሆንም መሄድ እወዳለሁና እሄዳለሁኝ።

አዎ በተፈጥሮ መራመድ እ በተፈጥሮ ውስጥ መራመድ በጣም ነው የምወደው። በተለይ አረንጓዴ የሚበዛበት ቦታ ላይ ዛፎች በጣም የሚበዝቡ ቦታ ላይ እራመዳለሁኝ። እና መራመድ ያስደስተኛል። ምክንያቱም እዛ የምራምድበት ምክንያት የወፎች ጫጫታ አለ ጸጥ ያለ ነው ተፈጥሮአዊ ነገሮች ናቸው ያሉት እዛ ቦታ ላይ። እና በተፈጥሮ ውስጥ መራመድ በጣም እወዳለሁ በጣም ነው የሚመቸኝ

እድለኛ የሆኩበት ነገር የለም እስካሁን እድለኛ የሆንኩበት ነገሮች ምንም ያጋጥመኝ ነገር የለም። ግን በከዚያ በፊት የተለያዩ ነገሮችን ሞክሬ አውቃለሁ ግን እስካሁን እድለኝነት አላጋጠመኝም። እና አሁን እድለኝነትም አለኝ ብዬ አላስብም እና እድለኝነት ነገር የለኝም። በአጭሩ የለኝም እድለኝነት ነገር

ከአለቃዬ ጋር ያለግ ግንኙነት በጣም አሪፍ ነው። አሪፍ ነገር አለኝ ከአለቃዬ ጋር። በስራ ምክንያት በጣም ብዙ ነገር እግባባለን። ስራዬን ባግባቡ ስለምሰራ ከአለቃዬ ጋር ጥሩ የሆነ ግንኙነት አለን። የስ በስራ ጉዳይ ያጋጠሙን ችግሮች ተመካክረን ከአለቃዬ ጋር ለመፍታት እንሞክራለን። እና ከአለቃ ጋር ያለኝ ግንኙነት በጣም አሪፍ ነው ጥሩ ሁኔታ ላይ ይገኛል። እና ከአለቃዬ ጋር በጣም ጥሩ ግንኙነት አለኝ።

ቤተሰብ ቢያንስ በሳምንት አንዴ ይሰበሰባል ያለውን ችግር ተወያይቶ ለመፍታት ይሞክራል። ምን እንዳጋጠሙን እና ምን አይነት ችግሮች እንዳሉ ምን መፈታት እንዳለበት? እነዚህን ችግሮች ነቅሶ በማውጣት ንግግር በማድረግ ወደ መካከል ከቤተሰብ ጋር ችግሩን ለመፍታት ይሞክራል። እና በሳምንት በሳምንት አንዴ ይሰበሰብና ያለውን ችግር ለመፍታት ይሞክራል። እና በሳምንት አንዴ ይሰበሰባል ቤተሰብ ማለት ነው።

አካባቢው ላይ የሚገኘው ገበያ በጣም አሪፍ ነው። ሞቅ ይላል ገበያው በተለይ ቅዳሜ ቀን በሳምንት አንድ ቀን ነው ገበያ የሚኖረው። እና በጣም አሪፍ ገበያ ይኖራል ሰዎች የተለያዩ ነገሮች የሚያስፈልጋቸው ነገሮች እየሄዱ ይሸምታሉ እናም ይገዛሉ። እናም ገበያው አካባቢ ላይ የሚገኘው ገበያ በጣም አሪፍ ነው። ሞቅ ያለ ነው እናም በጣም ጥሩ ሁኔታ ላይ የሚገኝ ገበያ ነው።

አዎ ጥራት ያለው ስራ ጥራት ያለው ስራ ለማቅረብ በጣም እሞክራለሁ ለማቅረብ በጣም ጥረት አድርጌ አቀርባለሁ ጥራት ያለው ስራ ነው ለመስራት የምጥረው ጥረት አደርጋለሁ። እና ደንበኞቼ በጣም ደስተኛ ናቸው በማቀርበው ስራ። እና ጥራት ያለው ስራ ለማቅረብ ነው እየሞከርኩ ያለሁት። እና ጥራት ያለው ስራ ማቅረብ እችላለሁ። አዎ በጣም ነው ምችለው።

ጫማዬ ቁጥር አርባ አንድ ነው አርባ አንድ ቁጥር ነው የጫማዬ ቁጥር ብዙ ጊዜ አርባ አንድ ቁጥር ነው የምጠቀመው። እና እስካሁንም አርባ አንድ ቁጥር ነው ጫማዬ ላይ የሚሆነኝ። እና እስካሁን አልጨመርም አልቀነሰም ያው አርባ አንድ ላይ ነው የሚገኘው። እና ታያየ የጫማ ቁጥሬ አርባ አንድ ቁጥር ነው ማለት ነው። አርባ አንድ ቁጥር

አዎ ማሰላሰል አደርጋለሁ ማሰላሰል በጣም ብዙ ጊዜ ነው የማደርገው የተለያዩ ነገሮች ሲያጋጥመኝ ቁጭ ብዬ አሰላስላለሁ። እና እንትን ወደ ውስጥ ገብቼ አይምሮዬን እጠይቃለሁ። ምን ምን ማድረግ እንዳለብኝ ላጋጥሙኝ ላጋጠሙኝ ነገሮች ምን ማድረግ እንዳለብኝ? በማሰላሰል ነገሮችን ማብሰልሰል እንዲሁም ማሰላሰል በጣም አደርጋለሁ። ሁሌም ነው የማደርገው ማለት ነው

የስልኬ የስልኬ ባትሪ ቢያንስ ለአንድ ቀን ይቆያል ከአንድ ቀን በላይ አይቆይም። የተለያዩ ማህበራዊ ሚዲያዎች ስለምጠቀም ከአንድ ቀን በላይ መቆየት አይችልም። እና በአጠቃላይ ስልኬ የሚቆየው ለአንድ ቀን መቆየት ይችላል። ከአንድ ቀን በላይ ግን መቆየት የሚችል አይደለም። እና ሚቆየው ለአንድ ቀን ብቻ ነው ማለት ነው። ለአንድ ቀን ብቻ መቆየት ይችላል

በቀን በቀን ለሁለት ሰዓት ያክል ስልኬን እጠቀማለሁ። የተለያዩ ማህበራዊ ሚዲያ ላይ ዩቲዩብ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ ለሁለት ሰዓት ያክል አጠፋለሁኝ ጊዜዬን። እና ሁለት ሰዓት ነው የምትጠቀመው በቀን ውስጥ ሁለት ሰዓት ስልኬን እጠቀማለሁኝ። ከሁለት ሰዓት በላይ ግን አልጠቀምም ማለት ነው። በየቀኑ ሁለት ሰዓት እጠቀማለሁ ስልኬ ማለት ነው።

በባህል እኔ ያለሁበት አካባቢ በባህል ሰርግ የሚዘጋጀው በተለያዩ ባህላዊ ምግቦች ይዘጋጃሉ። እና ባህላዊ መጠጦች ይዘጋጃሉ። እና ባህላዊ ልብስ ይዘጋጃል። ከዛ ባህላዊ ልብስ ሙሽሪትና ሙሽራው ባህላ ባህላዊ ልብስ ይለብሳሉ። ከዛ ሰርጉ ይከናወናል ማለት ነው። የሚዘጋጀው ባህላዊ ልብስና ባህላዊ መጠጥ እና ባህላዊ ጭፈራ አለ። እና ባህላዊ ምግቦች አሉ። እና ተጨማሪ የሚዘጋጁ ነገሮች አሉ። እንደዚህ ተደርጎ ዝግጅቱ ይደረጋል ማለት ነው። እና ባህላዊ ሰርግ የሚደረገው እኔ ያለሁበት አካባቢ በዚህ መሰረት ነው።

ማታ ማታ የምሰማው ድምጽ የወፎች ድምጽ እሰማለሁ ብዙ ጊዜ እና ደግሞ የጌም ድምጽ ይሰማል እኔ ያለሁበት አካባቢ የድምጽና የወፎች እንዲሁም የተለያዩ ህፃዎች ሲኖሩ በዛ ሰዓት ላይ የተለያዩ ጩኸቶች ይመጣሉ። እና የ የማያስፈልጉ ድምጾች አሉና በአጠቃላይ የምሰማው የወፍ ድምጽ አለ የጅብ ድምጽ አለ። ደግሞ የተለያዩ የዶሮ ድምጽ አለ ዶሮም ይጮሃል ሌሊት ላይ። እና የምሰማቸው ድምጾች እነዚህ ናቸው።

የሙዚቃ መሳሪያ መጫወት አልችልም ልምዱም የለኝም ተጫውቼም አላውቅም። የመጫወቱ ፍላጎት አለኝ ግን ነገር ግን እስካሁን ድረስ ሞክሬ አላውቅም። እና በአጠቃላይ የሙዚቃ መሳሪያ ተጫውቼ አላውቅም። አሁንም ድረስ ሞክሬ አላውቅም። እና ፍላጎቱ አለኝ ነገር ግን የሞመከሩን እንድል አላገኘሁም ማለት ነው። እና ሞክሬ አላውቅም ሙዚቃ መሳሪያ መጫወት ሞክሬ አላውቅም

አዎ በስራ ቦታ ጓደኛ አለኝ አዎ ብዙ በጣም ብዙ ጓደኞች አሉኝ። በስራ ቦታ ላይ እንገናኛለን ምሳ ሰዓት ላይ እንገናኛለን እና ጓደኛ አለኝ። ከጓደኞቼ ጋር የተለያዩ ነገሮችን እንወያያለን እንመካከራለን። ምን አይነት ችግሮች እንዳሉ ተወዋይተን ችግሮችን ለመፍታት እንሞክራለን። እና በአጠቃላይ ጓደኛ አዎ አለኝ። ጓደኛ በጣም ነው ያለኝ አዎ በስራ ቦታ አለኝ አዎ።

አዎ ጾም እፆማለው በአመት አንዴ ጾም ሲመጣ እጾማለው ማለት ነው። እና አጠቃላይ የእኔ ምላሽ ምንድነው? እሚሆነው ጾም በአጠቃላይ እጾማለሁ። በየአመቱ ጾም አለን። ያን ጾም የመጾም ግዴታ ስለሆነ። በአመት አንዴ ለአንድ ወር ጊዜ ያህል እንጾማለን ማለት ነው። እና ጾም በጣም በጣም እምንጾመው እና እጾማለሁ

በእግሬ በጣም ብዙ ርቀት መሄድ እችላለሁ የተለያዩ ረጅም መንገዶችን ተጉዤ አውቃለሁ እና በእግር መሄድ በጣም ያስደስተኛል። እና በእግር በጣም ቢያንስ እስከ እስከ አስር ኪሎ ሜትር ድረስ መሄድ እችላለሁ እስከ አስር ኪሎ ሜትር ድረስ መጓዝ እችላለሁኝ ማለት ነው። እና በግሬ መሄድ ያስደስተኛል እና በአጠቃላይ አስር ኪሎ ሜትር መሄድ እችላለሁ

ስልክ የምጠቀመው ተች ስልክ ነው ተች ስልክ ሆኖ ኦፖ ኦፖ ስልክ ይባላል የስልኩ ስም። የምትጠቀመው እንደዛ አይነት ስልክ ነው። እና ስለ ስልኩ አይነት ኦፖ ነው። ተች ነው። ያው አራት ማዕዘን ማለት ነው። እና የቻይና ምርት ነው ምርቱ። እና ያንን ነው የምትጠቀመው። እና የስልኩ ስም ኦፖ ይባላል ማለት ነው። እና የምንጠቀመው ስልክ አይነት ተች ነው። ተች ስልክ የምጠቀመው ስማርት ፎን ነው የምጠቀመው ማለት ነው

ከቤት ይልቅ ውጭ መቀመጥ ያስደስተኛል እና ውጭ ላይ ንፋስም ስላለ አየሩም ደስ ስለሚል ከቤት ውስጥ ይንቅ ውጭ ላይ ማዘውተር በጣም ያስደስተኛል። እና በአጠቃላይ ውጭ ላይ መቀመጥ በጣም ደስ ይለኛል እና ብዙን ጊዜን ውጭ ባሳልፍ በጣም ደስታ ይሰማኛል። እና ከቤት ይልቅ ውጭ መሆን በጣም ያስደስተኛል እና ውጭ መሆን ነው የምመርጠው።

ስራ ስም ስታመም ስራ ላይ የመቆየት ልምድ የለኝም። እና በአጠቃላይ ካመመኝ ከስራ ውጥቼ እረፍት አድርጌ ስድን ነው ወደ ስራ ተመልሼ የምገባው። እና እየታመምኩኝ ስራ ላይ መቆየት መቆየቱን ምንድነው? እና በአጠቃላይ የኔ መንዳሽ ምንድነው? ስታመም ከስራ ላይ መቆየት አልችልም እና መቆየት ስለማልችል አልቆይም። ማለት ነው።

ስለ ቅርብ ጓደኛዬ መናገር እችላለሁ። አዎ ቅርብ ጓደኛዬ ከእኔ ጋር ብዙ ጊዜ እናሳልፋለን። ግን እሱ አሁን የሚገኘው ዩኒቨርሲቲ ግራጁኤት አድርጎ ጨርሶ ትምህርቱን ጨርሶ ስራ አላገኘም እና አሁን ስራ ለመፈለግ በመንቀሳቀስ ላይ ይገኛል እና ስለ ጓደኛዬ የማውቀው የዚህን ያህል ነው

ዜና መስመር ላይ አንብቤ አላውቅም። ማንበብ አይመቸኝም። ብዙ ምን ይስሄን ዜናን ማንበብ ብዙም አይደለሁም። ዜና ማንበብ ላይ ይሄን ያህል ነኝ አይደለሁም። ዜና መስመር ዜና እሰማለሁ እንጂ አላነብም። ግን አንዳንዴ አልፎ አልፎ ማየት መስማት ስፈልግ እሰማለሁ እንጂ በመስመር ላይ የማንበብ ልምድ የለኝም። እና በአጠቃላይ- ዜና በመስመር ላይ አንብቤ አላውቅም። እና- መስመር ላይ የማንበብ ልምድ የለኝም እና አላነብም ዜና መስመር ላይ።

ፊም። ለማብሰል አውቃለሁ አው የተለያዩ ምግቦች እናበስላለን ወጥ እንሰራበታለን እንጀራ እንጋግርበታለን ውሃ እናሞቅበታለን። እና የተለያዩ ነገሮችን እና ደግሞ ለማሞቅ እንጠቀምበታለን ብርድ ሲመጣ ቤቱን ለመሞቅ እንጠቀምበታለን። እና ሻይ አፍልተን እንጠጠበጣለን ቡና እናፈላበታለን። እንደዚህ ነገሮች እናደርግበታለን ማለት ነው

ኮምፒውተር መጠቀም አዎ እችላለሁ በጣም ስለምጠቀም። ስራው ታዲያ ሙያ ስለምጠቀም መጠቀም እችላለሁ ኮምፒውተር። ፊልድ ጀምሮ መጠቀም እችላለሁ። እና በጣም ተጠቃሚ ነኝ። ለተለያዩ ስራዎች እጠቀማለሁ ለልማርበት እንዲሁም አንድ ነገሮችን ለማድረግ ስራዬን ለማቀላጠፍ። ኮምፒውተር እጠቀማለሁና እና ኮምፒውተር መጠቀም በጣም እችላለሁኝ አዎ እችላለሁ

በመንገድ ላይ ምግብ በጣም ገዝቼ እጠቀማለሁ አዎ ገዝቼ አውቃለሁ ከዚህ በፊትም ገዝቼ አውቃለሁ አሁንም እጠቀማለሁ። እና መንገድ ላይ ምግብ መግዛት በጣም ያስደስተኛል። እና በጣም ገዝቼ ተጠቃሚ ነኝ። እና አዎ እገዛለሁ መንገድ ላይ። ምግብ እየገዛሁ እጠቀማለሁ አልፎ አልፎ። እና ተጠቃሚ ነኝ። ያው እና በአጠቃላይ መንገድ ላይ ምግብ ተገዝቼ መጠቀም ልምድ አለኝ። እና መጠቀም ልምድ አለኝ። እና አዎ ገዝቼ አውቃለሁ። እና የመግዛት ልምድ አለኝ። በጣም አዎ አገዛለሁ።

የቀረ ምግብ መብላት ላይ ብዙም አይደለሁም። አይመቸኝም የቀረ ምግብ መብላት። እና የቀረ ምግብ ለ መ መብላት ወይም ደግሞ ያስተረፍኩትን ምግብ መብላት አልወድም። ልምድም የለኝም። የቀረኝ የተረፈኝን ምግብ ወይም የቀረኝን ምግብ። መልሼ አልበላውም ስለማያስደስተኝ አልበላውም ማለት ነው። እና የቀረ ምግብ። አልበላም በአጠቃላይ አልበላም ማለት ነው

አዎ ነገሮችን በስርዓት ለማስቀመጥ እሞክራለሁ። በስርዓት ነው የማስቀምጠው። ነገሮችን በስርዓት ደርድሬ ለማስቀመጥ እጠራለሁ ማለት ነው። እና ብዙ ጊዜ እንደዛ ነው የማደርገው። ነገሮችን በስርዓት የማስቀመጥ ልምድ አለኝ። አዎ በስርዓት ሲቀመጡ በጣም ያስደስተኛል። እና በአጠቃላይ ምላሼ አዎ ነገሮችን በስርዓት ማስቀመጥ በጣም ነው የምወደው አስቀምጣለሁ

የምወደው ከተማ ከአለም ላይ በጣም የምወደው ከተማ ቶሮንቶ የካናዳ ዋና ከተማ ቶሮንቶ በጣም እወደዋለሁ። ከሀገሪቱ ላይ ደግሞ እኔ ካለው በታ ደግሞ በጣም የምወደው አዲስ አበባ ከተማ በጣም እወደዋለሁ። እና በአጠቃላይ የምወደው ከተማ አዲስ አበባን ነው። የምወደው ከሀገሬ። እና አዲስ አበባ በጣም ይመችኛል። እና አዲስ አበባ ነው የምወደው ከተማ የምወደው አዲስ አበባ ነው

የምልከው ብዙ ጊዜ መልእክቱን መልእክቴን መልእክቴን ለመላክ የምጠቀመው ቴሌግራም ቴሌግራም ሌት ቴሌግራም በጣም እጠቀማለሁ እና ቴሌግራምን ነው የምጠቀመው የተለያዩ መልክቶችን ለመላክ ለጓደኞቼ ለቤተሰቦቼ ለመላክ የምጠቀመው ቴሌግራምን ነው። መልእክቴን ለመላክ በጣም ብዙ ጊዜ ተደጋጋሚ የምትጠቀመው ቴሌግራም ይሆናል ማለት ነው። ቴሌግራምን ነው የምትጠቀመው

መስኮቴን አንዳንዴ ከፍተዋለሁ ንፋስ መቀበል በምፈለገበት ሰዓት ላይ ከፍተዋለሁ። እና ብርድ ሲመጣ ደግሞ እዘጋዋለሁ እና አልፎ አልፎ የመክፈት ልምድ አለኝ። እና እንጂ ከመስኮት ሙሉ ለሙሉ ከፍቼ አልተውም። በአጠቃላይ መስኮቴን ከፍቼ አልተውም ክፍት መተው በጣም ብዙ ችግሮች ስለሚያመጡ። ክፍትም ትቼ አላውቅም ግን አንዳንዴ ሲያስፈልጊኝ ከፍቼ ተወዋለሁ። እንጂ ብዙ ጊዜ ክፍት አድርጌ አልተወውም ማለት ነው

ትምህርት ቤት የምወደው ትምህርት እ ኬሚስትሪ እ አማርኛ እና ማትስ እና ደግሞ እንግሊዘኛ እነዚህ የጠራኋችሁ ትምህርቶች በጣም ነበር የምወዳቸው። ከአስተማሪዎቹ ጋር ጥሩ የሆነ ግንኙነት ነበረኝ እና ከትምህርቱ ጋር ጥሩ የሆነ ግንኙነት ነበረኝ። እና በጣም ነበር የምወዳቸው እነዚህ ሰብጀክቶች እነዚህ ትምህርቶች እና በጣም ነበረ የምወዳቸው። ተከታትዬ ነበረ እ የማጠናቸው እና የማነባቸው እንዲሁም የምማራቸው የነበረው ተከታትዬ ነበረ። እና በጣም ነው የምወዳቸው እነዚህ ትምህርቶች

መብረቅ በጣም ነው የምፈራው። ዝናብ ሲዘንብ ብዙ ጊዜ መብረቅ ይጮሃልና መብረቅ በጣም እፈራለሁኝ። አይመቸኝም መብረቅ ሲጮህ ድንጋጤም ስላለው ደነ እደነግጣለሁ መብረቅ ሲጮህ። እና በ ትንሽ ያስደነግጣል መብረቁ ማለት ነው። በጣም ጩኸት ስላለው እና በጣም ያስፈራል እና። በጣም ነው መብረቅ በጣም እፈራለሁ መብረቅ በጣም ነው የምፈራው።

ዶሮ የለኝም ዶሮ የለኝም ዶሮ አርብቼ አላውቅም። ግን ያው ጎረቤት ውስጥ ጎረቤት ላይ አያለው እንጂ የራሴ የሆነ የግል ዶሮ የለኝም። እና ዶሮ ማርባትም አልወድም። በጣም ስለሚያስቸግሩ። የለኝም ዶሮ ነኝ በአጭሩ ዶሮ የለኝም። ኑሮኝም አያውቅም እና አሁን ድረስ ዶሮ የለኝም

ውሳኔ መስጠት እችላለሁኝ አዎ አንዳንድ ውሳኔ የሚያስፈልጋችሁ ነገሮችን ውሳኔ ቶሎ ብዬ እወስናለሁ። እና ውሳኔ ላይ ብዙም ባሎን አሪፍ ነኝ። ነገር ግን ውሳኔ መወሰን እችላለሁ ውሳኔ እሰጣለሁኝ ብዙ ጊዜ። አንዳንድ በስራዎች የሚያጋጥሙኝ ውሳኔዎች ላይ ቶሎ ብዬ ውሳኔ በመስጠት። እንትን እወስናለሁኝ እና በአጭሩ ውሳኔ መስጠት በጣም ነው የምችለው። እና ውሳኔ መስጠትም ልምድ አለኝ አዎ

ታሪክ መናገር በጣም ነው የምወደው። የማውቀውን ታሪክ ያነበብኩትን ታሪክ ለሌሎች ለጓደኞቼ እና ለቤተሰቦቼ ማካፈል እንዲሁም ያለውን እዛ ላይ ካታሪኩ ምንም መማር እንዳለብን። መናገር እና መተረክ በጣም ነው የምወደው። አጋጣሚውን ታገኘው መናገር በሚሰማኝ ካገኘው መናገር በጣም ነው የምወደው። እና ታሪክ መናገር በጣም እወዳለሁ እና በጣም ነው የምወደው ታሪክ መናገር

ስልጠና በጣም ነው የምወደው። አንዳንድ ትሬኒንጎች ይኖራሉ። የስራ ስልጠናዎች አንዳንድ ራስ ላይ የመስራ ስልጠናዎች ይሰጠናል። እና ያን ስልጠና ተከታትየ እየወስዳለሁኝ። እና ስልጠና መውሰድ በጣም እወዳለሁ። ስልጠና መውሰድ በጣም በጣም ብዙ ጥቅሞች አሉ። ራስ ራስ ራሴን አሳድጋለሁ በዛ ስልጠና። ራሴን የበለጠ አሻሽላለሁ። ጰ እና ከሌሎች እና ከሄሎች ከሰልጣኞች ከአሰልጣኞቹ ብዙ ነገር እወስዳለሁ ማለት ነው። ብዙ ነገር እማራለው ማለት ነው። እና ስልጠና በጣም ነው የምወደው። ጨ

ለስራ አዎ እጓዛለሁኝ ለስራ አንዳንድ መስክ እንወጣለን። ለስራ አንዳንዴ ስራ ለመስራት ሌላ ቦታ እንላካለንና። አንዳንዴ ከቢሮ ውጪ የምንሰራቸው ስራዎች አሉና ያንን ስራዎች ለመስራት ለስራው ጉዞ እናደርጋለን። እና በአጭሩ ለስራው ጉዞ ማድረግ በጣም ስለሚሆን ለስራ ብዙ ጊዜ እጓዛለሁኝ አሁን ለስራ ተጉዤ አውቃለሁ። አሁን ድረስ ለስራ እጓዛለሁ

ጠዋት ስራ ላይ ያው ስራ ላይ ነው የማሳልፈው ጠዋት የተለያዩ ሳህኖችን አያለሁኝ። መሰራትያለባቸውን ነገሮች በማየት እና ያን የነገን ስራዎች እሰራለሁኝ። ልክ ቢሮ እንደገባው ማለት ነው። እና የማደርገው ነገር ይቺ ሰነዶች ካሉ አዲስ ስራዎች የሚሰሩ ስራዎች ካሉ 'ቼክ ቼክ' ማድረግ ወይ ደግሞ ማየት አያለሁኝ ከዛ የሚሰሩ ስራዊች ካሉ እነሱን እሰራለሁኝ። ጠዋት እንደገባሁ መስራት ያለብኝን ስራ በማየት ነው የምጀምረው ማለት ነው።

በእጅ መጻፍ እወዳለሁኝ ያው እጽፋለሁ ከጓደኞቼ ጋር ቴክስት እጻጻፋለሁ ቴሌግራም ላይ ማህበራዊ ሚዲያ ላይ ሚዲያ ላይ እንጻጻፋለን እና በእጅ መጽሐፍ ግዴታም ስለሆነ ግዴታ በማህበራዊ ሚዲያ መረጃዎችን ለመለዋወጥ ለመጻጻፍ ጓደኞች ጋር ለመገናኘት በመጻፍ ነው የማሳልፈው። እና እጽፋለሁ ማህበራዊ ሚዲያ በጣም ነው የምጽፈው ማለት ነው

አስተያየት መቀበል አስተያየት መቀበል በጣም ነው የምወደው ከጓደኞቼ ከቤተሰቦቼ እንዲሁም ከስራ ቦታ ከስራ ባልደረቦቼ ከእነሱ ማስተካከል ያለብኝ ነገር አስተያየት እቀበላለሁ ተቀብዬ ደግሞ ማስተካከል ያለብኝ ነገር ካለ አስተካክላለሁ ማለት ነው። እና አስተያየት መቀበል የኔ ልምድ ነው። እና አስተያየት መቀበል ግዴታ ግዴታዬም ጭምር ስለሆነ ነገሮችን ለማሻሻል ከሌሎች ሰዎች አስተያየት መቀበል ግዴታ ነው። እና አስተያየት እቀበላለሁ ከጓደኞቼም እቀበላለሁ ከተለያዩ ሰዎች ከስራ ባልደረቦቼ ተቀብዬ አስተያየት በአስተያየቱ መሰረት ለማስተካከል እሞክራለሁ ማለት ነው

መታጠቢያ ውስጥ የመዘመር ልምድ የለኝም አልዘምርም ምንም ነገር ድምጽም አላሰማም ገላየ ብቻ እታጠብና እወጣለው ሻወር ወስጄ እወጣለው እንጂ ሌላ ነገር አያደርግም። መዘመር አልወድም ሻወር እየወሰድኩ መታጠቢያ ውስጥ ሻወር እየወሰድኩኝ አልዘምርም ማለት ነው። እና የመዘመር ልምድ የለኝም። ዘምሬም አላውቅም። እንዲሁም ልምዱም የለኝም። እና በአጭሩ ዘምሬ አላውቅም ቤት መታጠብያ ውስጥ አልዘምርም።

በእንጨት እሳት ማብሰል አውቃለሁ አዎ ወጥ እንሰራበታለን። ውሃ እናሞቅበታለን ሻይ እናፈላበታለን ቡና እናፈላበታለን። እና አንዳንዴ ደግሞ በእንጨት ስርዓት ላይ አብስለን አብስለን እንመገብበታለን። እና ማብሰል በደንብ ነው የማውቀው። እና አሁን ድረስ ማብሰል ላይ በእንጨት ነው የማበስለው። አንዳንዴ መብራት ሲጠፋ በእንጨት አብስዬ ነው ምጠቀመውና በእንጨቱ ማብሰል በደንብ ነው የማውቀው

ችሎታዬ ልዩ ችሎታዬ ከሰዎች ጋር ቶሎ መግባባት ፍጥነት አለኝ። ሰዎችን ቶሎ አገኛቸዋለሁ ቶሎ ከእነሱ ጋር አግባባለሁ ከእነሱ ከቶሎ ብዬ ጓደኝነት እመሰርታለሁ። እና ዋናው ችሎታ የኔ ችሎታ የእኔ ችሎታ ጓደኞቼን ቶሎ ብዬ ከሰዎች ጋር ቶሎ ብሎ መቀራረብ ከጓደኞቼ ጋር ቶሎ መግባባት መቻሌ። የእኔ ያለኝ ችሎታ ይሄኛው ነው ማለት ነው። እና ቶሎ የመግባባት ልምድ አለኝ ችሎታ አለኝ ማለት ነው

ገመድ መጠቀም አውቃለሁኝ እኛው ገመድ ለተለያዩ ጥቅሞች እናውለዋለን። ልብስ ለመዘርጋት ለመዘርጋት እንዲሁም የተለያዩ እንስሳቶችን ለማሰር እንጠቀምበታለን። እና የተለያዩ እንትኖችን ለመል ለመያዝ የተለያዩ ፌስታሎችን ለማሰር እና የተለያዩ እህሎችን በቋጥሮ ለመቋጠር ለማሰር እንጠቀምበታለን። ገመድ እና ገመድ መጠቀም በደንብ ነው

ተጉዤ የማውቀው ወደ አዳማ ተጉዤ አውቃለሁ ወደ ማለት በጣም አረንጓዴ የሆነ ስፍራ ያለበት ቦታ ነው። አረንጓዴ እንዲሁም ጽዱ የሆነ የሚያምር አካባቢ ያለበት ቦታ ስለሆነ እዛ ሄጄ ተጉዤ አውቃለሁ። እንዲሁም ታሪካዊ ቦታዎች እነዚህ ዱር የዱር እንስሳቶች ያሉበት። ወደ ባሊ ባልበታ አካባቢ ወደዛ አካባቢ እንሳቶችን ለማየት ባህላዊ ነገሮችን ለመመልከት ተጉዤ አውቃለሁ። እና ወደ ላሊበላ ላሊበላ ቤተክርስቲያን ለማየት ተጉዤ አውቃለሁኝ። የተለያዩ ታሪካዊ ቦታዎችን ተጉዤ አውቃለሁ

ወደ ስራ በሰአቱ ነው የምደርሰው ሰአቴን ጠብቄ በስራ ቦታ መገኘት ባለብኝ ሰዓት። በሰአቱ እገኛለሁ ስራዬን ባገባቡው ሰርቼ በሰአቱ እገኛለሁ ከዛ በተለቀቁበት ሰዓት ደግሞ ስራዬ ካበቃ በኋላ በሰአቱ እወጣለሁ ማለት ነው። እና ስራ ቦታዬ በሰአቱ ነው የምገኘው ሰአቴን አክብሬ። በተቀምጠው ሰዓት ተገኝቼ ስራዬን እሰራለሁ ማለት ነው።

የኔ ስራ ምኞቶቼ አጠቃላይ ስራዬንም በአግባቡ መስራት የተሰጠኝን ስራ በአግባቡ ሀላፊነት ሰርቼ ማስረከብ እና የስራ ምኞቴ ይሄ ነው ሌላ የለም። ሌላ ሰአቴን በአግባቡ እያከበርኩ ስራዬን በአግባቡ እየሰራሁ ተገቢውን ክፍያ እያገኘው ስራዬን በአግባቡ መስራት ነው የኔ አላማ

ጫማ የምወደው ቆዳ ጫማ እወዳለሁ እና በጣም የምወደው ነጠላ ጫማ ነው። ነጠላ ጫማ በጣም እወዳለሁ እንዲህ ቆዳ ሆኖ ነጠላ ጫማ በጣም ነው የምወደው ነጠላ ጫማ አዞትሬ አደርጋለሁኝ ከቆዳ ጫማ ይልቅ ከሽፍን ጫማ ይልቅ ቆዳ በጣም ደስ ይለኛል። እና ተጨማሪ ደግሞ ነጭ ጫማ እወዳለሁ። ግን በጣም የምወደው ነጠላ ጫማ ነው። ነጠላ ጫማ በጣም እወዳለሁ።

የተበላሸ ነገር ማስተካከል አልችልም የተበላሸ ነገር ማስተካከል ልምድ የለኝም እና ማስተካከል አልችልም የተበላሸ ነገር የተበላሸው ነገሮች ብዙ ነገሮች ይገጥሙኛል ግን ያንን ነገር ማስተካከል አልችልም። ሌሎች ማስተካከል ለሚችሉ ሰዎች ነው አሳልፌ የምሰጠው እነሱ እንዲያስተካክሉልኝ በተዝነህ እጠይቃቸዋለሁ ከዛም እነሱ አስተካክለው ይመልሱልኛል እንጂ እኔ የማስተካክል ልምድ የለኝም። እና የተበላሽ ነገር ማስተካከል ልምዱ የለኝም አልችልም

ብዙ ጊዜ የምጠቀመው ለገላዬ የምጠቀመው የገላ ሳምና አለ ቢጫ ሳምና አንዳንዴ ቀዩ ሳምና ያገኘሁትን አይነት እንትን እጠቀማለሁ ነገር ግን ቢጫ ሳሙና ነው ማዘወትረው። ለልብስ ደግሞ የምትጠቀመው ደግሞ ነጭ ሳሙና ነው ብዙ ጊዜ የምትጠቀመው አንዳንዴ አልፎ አልፎ ደግሞ ቀይ ሳሙና እጠቀማለሁ። እና የተለያየ ከለስ ነው የምጠቀመው አንድ አይነት ከለስ አይደለም የምጠቀመው

የፀሀይን መውጣት ብዙ ጊዜ አያለሁ አዎ። ብዙ ጊዜ አያለሁ ሄጄ የፀሀይ ብርሃን እመለከታለሁኝ፤ የፀሀይ መውጣት ሁሌ ጠዋት ጠዋት ማየት ያስደስተኛል። እና ወጥቼ የተወሰነ ሰዓት ፀሀይ ተቀብዬ የፀሀይ ብርሃን ተቀብዬ እገባለሁ ማለት ነው። እና ፀሀይ የፀሀይ ብርሃን መቀበል በጣም አዘወትራለሁ። እና የፀሀይ መውጣትንም አያለሁኝ፤ በዛው የፀሀይ መውጣትን አያለሁኝ። እና የመጀመሪያ ተግባሬ ጠዋት እንደተነሳሁኝ ፀሀይን ወጥቼ አያልታለሁ ማለት ነው።

ወተት መጣት አልወድም ወተት ጠጥቼ አላውቅም። ወተት መጠጣት አልወድም በጣም ነው የምጠላው ወተት መጣት። እና ወተት አግኝቼም አላውቅም። እና ወተት በጣም ነው የምጠላው። እኔ ወተት በጣም ጥላቻ አለኝ እና እኔ ወተት አልጠቀምም ጭራሽም አልጠቀምም። እና መጠጣትም አልወድም። እና በጣም ለወተት ያለኝ ጥላቻው በጣም ከፍተኛ ነው። እና ወተት አልወድም በአጠቃላይ

ስጦታ መስጠት በጣም ነው እምወደው ከጓደኞቼ ጋ በዓላት ሲመጣ አዲስ አመት ሲመጣ አዳዲስ አመቶች ሲመጡ ጓደኞቼ ጋ ስጦታ እንለዋወጣለን። እና የተለያዩ ስጦታዎችን በመያዝ ጓደኞቼ እሰጣቸዋለሁ ለቤተሰቦቼ እና ለተለያዩ ለጓደኞቼም በዓላት በመጣ ቁጥር። እንሰጣጣለን እኔም ስውታ መስጠት በጣም ነው የፈእሚያስደስተኝ። ከጓደኞቸ ጋ ያለኝ ቅርርብ ስለሚጨምር። እና ስጦታ ገዝቼ አዳዲስ ነገሮች ገዝቼ ለጓደኞቼ ማስደሰት በጣም እወዳለሁ። እና ስውታ መስጠት በጣም ነው እምወደው

አዎ ኢንተርኔት አለኝ ኢንተርኔት በጣም አስፈላጊ ሁኖ ስናገ ስላገኘሁት ኢንተርኔት አለኝ ሁሌ ኢንተርኔት እጠቀማለሁ። ወ የራሴ ዋይፋ አለኝ። ኢንተርኔት አክሰስ አለኝ በጣም እጠቀማለሁ ዋይፋ ኢንተርኔትን እና ለተለያዩ ለስራ ለስራዎቼ ቢሮ ያልጨርስኳቸው ስራዎች ካሉ እነዛን ስራዎች ለመስራት ኢንተርኔት አስፈላጊ ነው። እና ጓደኞቼ ጋር ቻት ለማድረግ ለመለዋወጥ አብረን ለመነጋገር። የተለያዩ መረጃዎችን ለማግኘት ኢንተርኔት በጣም አስፈላጊ ነው። እና ኢንተርኔት በጣም አለኝ እጠቀማለሁ ኢንተርኔት ተጠቃሚ ነኝ ነኝ

በፍጥነት መተየብ አልችልም በፍጥነት የመተየብ ችሎታ የለኝም እና መተየብ ምን እንደሆነም አላውቅም እና አሁን ገና እየሰማሁኝ ነው መተየብ አልችልም በአጠቃላይ በፍጥነት መተየብ ያው ልምዱ የለኝም። ተይቤ አላውቅም እስካሁን ድረስ እና በፍጥነት የመተየብ ችሎታ የለኝም አልችልም። በፍጥነት የመተየብ ችሎታ እስካሁን ድረስ አላገኘሁኝም አልችልም ቶሎ በፍጥነት የመተየብ ልምዱ የለኝም ማለት ነው።

ስማርት ፎን አዎ በደንብ ተጠቃሚ ነኝ እለት ተለሰ ተጠቃሚ ነኝ ለስራዬን ለማቅላጠፍ ጓደኞቼን ለማግኘት ማህራዊ ሚዲያ ለመጠቀም እጠቀማለሁ ማህራዊ ስምሚድያ ስለመጠቀም። ስማርትፎን ተጠቃሚ ነኝ ከጓደኞቼ ጋር ለመገናኘት ለመጻጻፍ ቴክስት ለመላላክ እና የተለያዩ ፌስቡክ ቴሌግራም ዩቲዩብ ለመጠቀም እና የተለያዩ ዎፕሳይቶችን ሰርች ለማድረግ እጠቀምበታለሁ። ስማርት ፎን